የተበላሸ ነገር ማስተካከል ትችላለህ? አዎ እችላለሁ። የተበላሸ ነገር በጣም ከባድ የሚባል። በጣም ብዙ ጉልበት ብዙ ገንዘብ ብዙ ጊዜ የሚፈልግ ካልሆነና ትንሽ ገንዘብ ትንሽ ጊዜ ትንሽ ጉልበት የሚፈልግ ከሆነና በራሴ አቅም ብቻዬ ማስተካከል ምችለው ከሆነ አው አስተካክላለሁ። ስለዚህ እንደ ችግሩ ክብደትና ቅልጥ ይወሰናል

የትኛውን ወቅት ትወዳለህ? ያ እንግዲህ የሚመቸኝ ወቅት የክረምት ወቅት ሲሆን። የክረምት ወቅትን የወደድኩበት ወይም የተመቸኝ ምክንያት ምንድነው? ሲባል ያው ከትምህርት አለምም ነፃ ነን። ያኔ ራሳችንን የምንሰራበት የተለያዩ ደስ ደስ የሚሉን ነገሮችን ገንዘብ የምንሰራበት ሰፊ የሆነ ጊዜ እናገኛለን ማለት ነው

የይለፍ ቃልህን ትጠብቃለህ? አዎ እጠብቃለሁ ምክንያቱም የይለፍ ቃል ለአንድ ሰው ብቻ ሚጠቅም የግል የሆኑ የስልክ ቁጥሮች ሊሆኑ ይችላሉ። የፊደል ቀደም ተከተሎች ሊሆኑ ይችላሉ። ስለዚህ ለአንድ ግለሰብ ብቻ የሚጠቅሙ ስለሆኑ የራሴን የይለፍ ቃሎች ለማንም አልልሴም ለማንምም አልናገርም

አዲስ አመትን እንዴት ታከብራለህ? አዲስ አመት ማለት ያው ልክ ሶስት መቶ ስድሳ አምስት ሶስት መቶ ስድሳ አምስትቱ ቀን ሲያልቅ ሚጀምረው የመጀመሪያው ቀን ሲሆን በኢትዮጵያ አቆጣጠር ማለት ነው። እና ያው እንደምናውቀው እያንዳንዱ ሀገር የተለያየ አቆጣጠር አለው። ስለዚህ በእኛ አቆጣጠር የመጀመሪያውን ቀን በጣም ደስ በሚል ሁኔታ ከቤተሰቤ ጋር አከብረዋለሁ ማለት ነው

መተግበሪያዎችን ታወርዳለህ አዎ እወርዳለሁ ስለዚህ በዚህ ጊዜ ያው እንደምናውቀው ጊዜው የቴክኖሎጂ ጊዜ ነው በዚህ ሰዓት ሁላችንም በሚባል ሁኔታ የስማርት ፎን ተጠቃሚ ነን ስለዚህ በስማርት ፎኖቻችን ላይ ደግሞ መተግበሪያዎችን ያወርድን በተለያየ መልኩ ምንጠቀም ሰዎች ነን ማለት ነው ስለዚህ አዋ እወርዳለ፤ እጠቀማለሁ።

ስራህ አድካሚ ነው። አድካሚ የሚባለው ስራ ለምሳሌ ከሚጠይቀው ጊዜ አንፃር ከሚጠይቀው ገንዘብ አንፃር ከሚጠይቀው ጉልበት አንፃር አንድ ስራ አድካሚ ሊባል ይችላል። ስለዚህ እኔ የምሰራው ስራ ደግሞ ብዙም ገንዘብ አይጠይቅም ብዙም ጊዜ አዎ ጊዜ ይጠይቃል ግን ብዙም ጉልበት አይጠይቅም ስለዚህ ስራዬ በጣም አድካሚ የሚባል አይደለም ማለት ነው።

ስሜትህን በፊትህ ላይ ታሳያለህ? አዎ አሳያለሁ። ምክንያቱም ስሜትን በፊት ላይ ማሳየት የአንድ ጤናማ ሰው ባህሪ ነው ብዬ ስለማስብ እያንዳንዱ ጤናማ ሰው ሲደሰት ሲያዝን ሲከፋው በተለያየ አይነት ሁኔታ ውስጥ በሚሆንበት ጊዜ ስሜቱን በፊቱ ላይ የማንፀባረቅ የማሳየት ለምድ አለሁ ስለዚህ እኔም ስደሰት ሲከፋኝ በተለያዬ አይነት ሁኔታ ውስጥ ስሆን በፊቴ ላይ የማንፀባረቅ ልምድ አለኝ።

ስራህን ትወደዋለህ? ስራ ስራዬ ትምህርቴ ነው በዚህ ሰዓት ሌላ ምሰራው ስራ የለኝም ተማሪም ስለሆንኩት ማለት ነው። ስለዚህ ስራዬ ትምህርቴ ነው። ትምህርቴን ደግሞ በሚገባ እወደዋለሁ የተማርኩትም ያለሁት ያው እንግዲህ ብዙ ጊዜን እሚወስደው እሱ ነው። በዚህን ሰዓት እየሰራሁት ያለሁትም ትምህርቴን ነው ማለት ነው። ስለዚህ ሌላ ከትምህርት ውጪ የሆነ ስራ የለኝም

ማር ትወዳለህ? አዎ ማር እወዳለሁ። እና በጣም መ ምወዳ ከምወዳቸው እና ከሚጣፍጡኝ ተፈጥሮአዊ ከሆኑ ተፈጥሮ ከሚሰጡን በጣም ጣፋጭ ነገሮች መካከል ብዙ ንጥረ ነገር እና ብዙ ለ ሰውነታችን አስፈላጊ የሆኑ ንጥረ ነገሮችን የያዘ የተፈጥሮ ውጤት ነው ማለት ነው። ማር ስለዚህ ማር እወዳለሁ አዎ ብዙ ጊዜ ካገኘሁ እመገባለሁ

የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ ስራዎች በጊዜ ገደባቸው። ካልተቀመጡ ካልተስተካከሉ በስትክክተል ካልተደረደሩ የመጫጫን የመደራረብ እና በጣም ብዙ። ክፍተት የመፍጠር ልምድ ሊኖራቸው ወይም ክስተት ሊኖራቸው ስለሚችል። ስራዎችን በጊዜ ገደብ ማስተካከል አስፈላጊ ሆኖ ስላገኘውት አስተካክላለው